አዎን በሚገባ ሾርባ እወዳለሁ የምወደው የሾርባ አይነት ደግሞ አብዛኛውን ጊዜ የምንጠቀማቸው እኛ ከስጋ የሚሰራ የሾርብ አይነት ነው እናም ይህ የሾርብ አይነት እንግዲህ በጣም ነው የሚጣፍጠው የሚሰራውም እንግዲህ ከስጋ ሾርባ ነው። እናም ደግሞ የተለያዩ ቅቤዎች እንዲሁም ደግሞ ቅመማ ቅመሞች ተቀምሞ በጣም በሚገርም ሁኔታ ይሰሩና እንደዛ ነው እምንጠቀመው። እና ደግሞ ሾርባ በጣም ነው የምወደው።

እኔ እንግዲህ አሁን ላይ የምጠቀመው የስልክ አይነት እንግዲህ ስማርት ስልክ ነው የምጠቀምክ ያለውበት ስልክ ስማርት ስልክ ነው። እናም ይህ ስልክ እንግዲህ በጣም ጥሩ የሆነ የተለያዩ ፋይሎችን ዶክመንቶችን የመያዝ አቅም ያለው። እና ወደ ሁለት መቶ ሃምሳ ስድስት ጂቢ የሆነ እንዲሁም ደግሞ አስራ ሁለት ጂቢ የሆነ ስልክ ነው። እናም ደግሞ በጣም ፈጣን የሆነና አንዱም ደግሞ ጥሩ የሆነ የካሜራህ ጥራት ያለው የስልክ አይነት ነው። እንግዲህ የምትጠቀመው የስልክ አይነት ስማርት ስልክ ይጠቀማል

አዎን በሚገባ የስራ ምግባርን አከብራለው እንግዲህ የስራ ምግባር ስናነሳ ብዙ አይነት የስራ ምግባሮች አሉ እንዲሁም ደግሞ በስራ ቦታችን እንግዲህ የተለያዩ ስነ ስርዓቶች ሊሆኑ ይችላሉ ሰዎችን ማስተናገድ ሊሆን ይችላል እነዚህን ማክበር አለብን። ሁለተኛ ደግሞ በስራ ደግሞ የስራ ቀን ወይም ደግሞ የሰራተኞች ቀን ብሎ የሚከበርበትንም ቀን በሚገባ እከብራለው።

አዎን በሚገባ የኔ ስራ ትንሽ አድካሚ ነው ይህም የሆነበት ምክንያት አንደኛ ነገር እንግዲህ አንደኛ ከዚህ ወደ ስራ የሚሄደው ወደ ሃያ አምስት ኪሎ ሜትር አካባቢ ነው። ወደ ስራ እና ይህም ደግሞ ሃያ አምስት ኪሎ ሜትር እነዳለሁ። እንግዲህ ስመለስም ሃያ አምስት ኪሎ ሜትር ስለዚህ በቀን ወደ ሃምሳ ኪሎ ሜትር እነዳለሁ መኪና እናም ደግሞ ይህ አድካሚ ነው። እናም በስራ ቦታ ደግሞ አንዳንድ ጊዜ በጣም ፀሀያማ በሆነ ጊዜ። ሰራተኞችን እንዲሁም የመጡ እንግዶችን ለማስተናገድ በጣም እደክማለሁ እናም ደግሞ የኔ ስራ በጣም እጅግ አድካሚ ነው

አዎን በሚገባ አንድ እድለኛ ነገር አለኝ እሱም እድለኛ ምንድነው? ሎተሪ ደርሶኛል እንግዲህ በገና እለት እንግዲህ በሶስተኛው እንዲሁም ደግሞ በአራተኛው ወር የሚከበረው በታህሳስ ሃያ ዘጠኝ በኢትዮጵያ አቆጣጠር ማለት ነው። እሱም የደረሰኝ እንግዲህ አምስት መቶ ሺህ ብር ነው የደረሰኝ እና የአምስት መቶ ሺህ ብር እድለኛ ነገር አጋጥሞኛል። እንዲሁ ደግሞ አለኝ።

አዎን በሚገባ ነገሮችን በስርዓት አስቀምጣለሁ። እንግዲህ ነገሮችን በስርዓት ማስቀመጥ የሚጠቅመው አንደኛ ነገር ሌላ ጊዜ በምንፈልጋቸው ሰሞን እናገኛቸዋለን ለተለያዩ ለስራ አላማዎች እንጠቀማቸዋለን። ነገሮችን ደሞ በስርዓት አስቀምጣለሁ እንዲሁም ደሞ ማስቀመጥም እችላለሁ። ለምሳሌ የተለያዩ በድሮ ጊዜ ከትምህርት ቤት ያገኘችው የጋይ ያገኟቸውን የተለያዩ ሽልማቶች እንዲሁም ደሞ ሀብሎች ወርቆች እንዲሁም ደሞ ነገሮችን በስርዓት ማስቀመጥ አውቃለሁ

አዎን እንግዲህ እ ባዶ እግር መ መራመድ እችላለሁ እንዲሁም ደግሞ በባዶ እግር ተራምጄም አውቃለሁ ይህም እንግዲህ አብዛኛውን ጊዜ የሚደረገው እ በጥምቀት ሰዓት ነው። እኛ እንግዲህ ቤተክርስቲያናችን ውስጥ እንግዲህ በጥምቀት በዓላት ጊዜ ሁሉም ሰው እንግዲህ በባዶ እግሩ ነው የሚሄደው። እንዲሁም ደግሞ በባዶ እግርም ይራመዳሉ እንዲሁም ደግሞ እኔም መራመድ እችላለሁ እንዲሁም ከዚህ በፊትም ተራምጄ አውቃለሁ። እናም በእንደዚህ ነው እንግዲህ ባዶ እግር መራመድን አውቃለሁ

አይ እኔ አንድ አንድ አንድ ጊዜ ነው የምጠቀመው ነገር ግን በአብዛኛው አልጠቀምም። ይህንንም የምጠቀመው እንግዲህ አብዛኛውን ጊዜ ትንኞች እንዲሁም ቢምቢዎች በቤቴ ውስጥ ሲሆኑ ነው እናም ይሄኛው ደግሞ እየጮኸ እነሱን ያባራቸዋል እንዲም ደግሞ መረቡ ያዛቸው ያቃጥላቸውና ይገላቸዋል። እኔም እንዲሁም ደግሞ አንዳንድ ጊዜ የትንኝ መረብን እጠቀማለሁ

ወደ መናፈሻ እንግዲህ አብዛኛውን ጊዜ በሁለት ወር አንዴ እሄዳለሁ። ይሄ ደግሞ በአመት ወደ ስድስቴ እሄዳለሁ። እና መናፍሻ ለምሳሌ ያህል አዲስ አበባ ውስጥ ወደ ሜክሲኮ ወደሚባል አካባቢ እንዲሁም ደግሞ እዛ አካባቢ ጊዮን የሚባል የመናፈሻ ቦታ አለ። እዛ በመናፍስ እንግዲህ የተለያዩ ዋናዎችን በማድረ በማካሄድ ደግሞ የተለያዩ ዋሻዎች ውስጥ ለመግባት እዛ በወር በሁለት ወር አንድ ጊዜ እሄዳለሁ። እንዲሁም ደግሞ በአመት ስድስት ጊዜ ወደ መናፈሻ እሄዳለሁ

አዎን በሚገባ የስራ ጊዜ ገደብን አስተካክላለሁ። ለምሳሌ ለመዝናናት እንዲሁም ደግሞ ለስራ ጊዜ ገደብ ካላስተካከልኩ እንግዲህ ጊዜዬን እንዲሁ ማባከን ስለሚሆንብኝ። የተለያዩ ጊዜያቶቼን አስተካክላችኋለሁ ለስራ ጊዜ ገደብ እሰጣለሁ። ለምሳሌ እኔ በቀን የምሰራው ወደ ሰባት ሰዓት ከሚያምነው ሰባት ሰዓት ያህል እሰራለሁ። ከዛ ደግሞ ማሳለፍ አልፈለግም እንዲሁም ለምንድነው ይሄን የማደርገው? ለጤና ስል እንዲሁም ደግሞ ለተለያዩ ለራሴ የምሰራቸው ጊዜያቶች ስላሉ። እንግዲህ የስራ ጊዜን ገድቤ ወይንም ገደብ ሰጥቼው አስተካክላለሁ።

እንግዲህ እኔ የምወደው የሙዚቃ አይነት ምንድነው? ሀገርኛ ወይንም የኢትዮጵያን ቅኝቶች ሙዚቃ በጣም ነው የምወደው። ለምሳሌ ያህል ባቲን እወዳለው ባቲ ሜጀር እና ባቲ ማይነር እንዲሁም ደግሞ አምባሰልን እወዳለው። አምባሰል እንግዲህ ብዙ ጊዜ እንደ ቅኝት የሚወጣ እንደ ትዝታ የሚወጣ ነው እንጂም ደግሞ አንቺ ሆዬን እወዳለው። አንቺ ሆዬን ሙዚቃ እንግዲህ በበዓላት ጊዜ የሚወጣ ነው እንድሁም ደግሞ ዲስኮ የሚባሉትን እወዳቸዋለው

አወን በሚገባ እኔ ኢንተርኔት አለኝ እንደውም አሁን ላይ እንግዲህ በጣም ቴክኖሎጂውም በጣም እየሰፋ ከመምጣቱ እያደገ ከመምጣቱ እንግዲህ ጥሩ የሆነ ፍጥነት ያለው ኢንተርኔት መጥቷል። እኔም ኢንተርኔት ተጠቃሚም ነኝ እንዲሁም ደግሞ ኢንተርኔት አለኝ ነገር ግን የራሴ የሆነ ኢንተርኔት ሳይሆን የህዝብ ኢንተርኔት ነው ያለኝ። እኛ ወይንም ኢትዮ ቴሌኮም ያዘጋጀው የህዝብ ኢንተርኔት ነው የምጠቀመው። ነገር ግን ደግሞ የተለያዩ የኢንተርኔት አይነቶች ለምሳሌ እንደ እነ ስታር ሊንክን መውሰድ እንችላለን። ስታር ሊንክ ለምሳሌ ኢትዮጵያ ውስጥ አልተፈቀደም እናም ደግሞ እነሱ የሚኖሩ የተሻሉ ነበሩ ነገር ግን እኔ አሁን ላይም ኢንተርኔት አለኝ

አሁን በሚገባ እንግድህ መዋኘት እችላለሁ ዋና እንግድህ እንደሚታወቀው በጣም ደስ የሚል እና እንግድህ በውሃ ውስጥ የሚደረግ ጨዋታ ነው እንድሁም ደግሞ መዝናኛ ነው። እንግድህ በጣም ብዙ አይነት ዋና አለ። ከእነዚህም ደግሞ አንዳንድ ሰዎች ለጤንነታቸው የሚጠቀሙት አሉ። አንዳንድ ሰዎች ደግሞ ለመዝናናት የሚጠቀሙት አሉ። አንዳንድ ሰዎች የተለያዩ መዝናናት እያደረጉ እንድሁም ደግሞ ፎቶ ለመነሳት የሚያደርጉ አሉ። ነገር ግን ያው ስከፋፍላቸው አንደኛው ያው ፍል ውሃ ነው ፍል ውሃ ግን ያው ለጤና ነው የሚመከረው። እኔም ደግሞ መዋኘት በሚገባ መዋኘት እችላለሁ ዋናም በጣም ነው የምወደው

እንግዲህ ያው አብዛኛውን ጊዜ ሳንደልን እጠቀማለሁ ሳንደልንም እለብሳለሁ፤ እንግዲህ ብዙ አይነት የሳንደል አይነቶች አሉ እንግዲህ ለምሳሌ የሴቶች ሳንደል፣ የወንዶች ሳንደል፣ የቤቱ ሳንደል እንዲሁም ደግሞ በስራ ቦታ የምንለብሳቸው ሳንደሎች አሉ። እኔ አብዛኛውም ጊዜ የምጠቀመው ደግሞ የስራ ቦታ የምለበሳውን ሳንደል ነው። እናም ደግሞ ሳንደልም እለብሳለሁ።

አሁን በሚገባ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ይህንንም የማስተናግደው የተለያዩ ስራዎችን በምሰራበት ሰዓት አንዱ ነገር የሚቆጠር ወይንም ትንሽ የሚቆይ ከሆነ በዛ ቅጽበት እንግዲህ በፍጥነት ተነስቼ ሌላውን ስራ እሰራለሁ ከዛ በኋላ ይሄኛው የቀረልኝ ሲያልቅ ደግሞ ወደ ሌላኛው አልፋለሁ እናም ደግሞ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ

አሁን በሚገባ ፍየል አይቼ አውቃለሁ አንደኛ ፍየል ያየሁት ገጠራማ አካባቢዎች ላይ ፍየት ፍየል አይቻለሁ። እንዲሁም ደግሞ የተለያዩ በዓላት በሚደርሱ ሰሞን ሰዎች እንግዲህ ለእርድ ይፈልጓቸዋል ለእርድ ፈልገው ሲጎዟቸው አይቻለሁ። እንዲሁም ደግሞ በገጠር አካባቢ ደግሞ እንደዚሁም ሲያግዷቸው ወይንም ደግሞ የተለያዩ መብሎችን ሲሰጧቸው ሲበሉ ሲመገቡ እፍየንን አይቼ አውቃለው።

መስታወት ላይ እንግዲህ በአብዛኛው ጊዜ አያለው ይህንንም የማየው ምንድነው? ጠዋት ጠዋት እንግዲህ ጥርሴን በምቦርሽበት ሰዓት እንዲሁም ደግሞ ፀጉሬን ታጥቤ ከጨረስኩ በኋላ ፀጉሬን ቅባት በምቀባበት ሰዓት እንዲሁም ደግሞ ፀጉሬን በማስተካከልበት ሰዓት እንግዲህ መስተዋት ፊት እቀርባለው እንዲሁም ደግሞ መስተዋት እጠቀማለው መስተዋትም አያለው። ከዛም በኋላ ደግሞ የተለያዩ ቁርሴን ከበላው በኋላ ደግሞ አንዳንድ ነገሮች ፊት ካሉ እሱንም ለማሳት። በመስተዋት ላይ ምን ያህል ጥሩ እንደሆንኩ ወይንም ምን ያህል ደግሞ እንዳልቆሸሽኩ አያለው

አዎን እንግዲህ በሚገባ ደብዳቤ መጻፍ እወዳለሁ እንግዲህ ደብዳቤ እንግዲህ በብዙ አይነት ይጻፋል። አንደኛ በፍቅር ጓደኛማቾች መካከል ይፃፋል እንዲሁም ደግሞ ለስራ ይሆናል። ደብዳቤ ይፃፋል እንዲሁም ደግሞ በእምነት በቤተክርስቲያን እንግዲህ የተለያዩ ደብዳቤዎች ይጻፋሉ። እነዚህ ደብዳቤዎች ደግሞ ከሰዎች ጋር ለመገናኘት እንግዲህ በጣም በክብር የሚወጡ ናቸው። እንዲሁም ደግሞ እኔ ደብዳቤ መጻፍ እወዳለሁ።

አወን በሚገባ እንግዲህ ሙዚየም መሄድ እወዳለሁ በቅርቡም ደግሞ የሄድኩበት ሙዚየም አለ የአድዋ ድል ሙዚየም ማለት ነው። ይህም የአድዋ ድል ሙዚየም እንግዲህ በሀገራችን ኢትዮጵያ እንግዲህ ኢትዮጵያ የዛኔ በጣሊያን ኢትዮጵያን በወረረች ጊዜ ጣሊያንን ያባራረችበት ጊዜ ነበር። እና ያ ድል በዛ ድል ደግሞ የተለያዩ አባቶቻችን እንግዲህ የተጠቀሙትን የተለያዩ የጦር መሳሪያዎችን የተቀመጡበትን ሙዚየም እንግዲህ ሄጄም አይቻለሁ። እንዲሁም ደግሞ ሙዚየም መሄድ እወዳለሁ

አዎን በሚገባ ከስራ ባልደረቦቼ ጋር እንግዲህ ጥሩ ግንኙነት አለኝ እንዲሁም ደግሞ ወደ ስራ ስሄድም እንግዲህ በጣም ነው የምንዋደደው በጣም ነው የምንከባበረው። ወደ አራት ወደ አምስት አመት አብረን የቀጠልን የዘለቅን የስራ ባልደረቦች አሉኝ በጣም እየተከባበርን የምንኖር እናም ደግሞ በጣም ጥሩ ግንኙነት እንዲሁም ደግሞ በጣም ጠንካራ ግንኙነት ያለን ሁላችንም ድክመታችንን የምናበረታታበት የምንመካከርበት የምንደጋገፍበት። ከስራ ባልደረቦቼ ጋር እንግዲህ ትልልቅ ስራዎችን የምሰራበት እንዲሁም ደግሞ ጥሩ ግንኙነት አለኝ

አወን በሚገባ እንግዲህ በእጅ መጻፍ እወዳለሁ። እኔ በእጅ ፁሁፌም እንግዲህ ስጽፍ በጣም ደስ ይላል። እናም ደግሞ የኔ እጅ ጽሁፍ በጣም ያምራል እንግዲህ በኮምፒውተር መጻፍም እወዳለሁ። ነገረ ግን በአብዛኛው ምወደው በእጅ መፃፍን እወዳለሁ። ምክንያቱም ፁሁፎቼ ያማምራሉ፣ ፁሁፎቼ በጣም ግልጽ ናቸው። ፁሁፎቼም በጣም የሚያማምሩ ከመሆናቸው የተነሳ በእጅ መፃፍን እወዳለሁ።

አሁን በሚገባ አዳዲስ ቴክኖሎጂ መማር እፈልጋለሁ። አሁን ላይም በጣም የማውቃቸው የተማርኳቸው የቴክኖሎጂ አይነቶች አሉ። ነገር ግን ደግሞ ከዛ በተጨማሪም ደግሞ አሁን ላይ ስለ አርቲፊሻል ኢንተለጀንስ እንዲሁም ደግሞ። ስለተለያዩ አዳዲስ ቴክኖሎጂዎች መማርን እፈልጋለሁ። እንደውም ደግሞ ተምሬም ደግሞ ሀገሬን ለመጥቀም ሀገሬን ለጥሩ ሁኔታ ላበቃት ጥሩ ደረጃ ላይ ላደርሳት አዳዲስ ቴክኖሎጂን መማር እወዳለሁ።

ማታ ማታ አብዛኛውን ጊዜ የምሰማው የሆነ የእንቁራሪት የሚመስል በጣም ቀጭን የሆነ ድምጽን ነው። እንዲሁም ደግሞ ይሄ ድምጽ እንግዲህ ያእንቁራሪትን ይመስላል በአብዛኛው የሆነ ያህል ሃምሳ ፐርሰንቱን ያህል የእንቁራሪትን ይመስላል። እናም ደግሞ ማታ ማታ የምሰማው የድምጽ አይነት እንግዲህ እንቁራሪትን የሚመስል የድምጽ አይነት ነው ማታ ማታ የምሰማው

እኔ እንግዲህ ማታ ማታ ከስራ በኋላ የማደርገው አንደኛ ነገር እጸልያለው ወደ ፈጣሪዬ እጸልይና አመሰግናለው ከዛ በተጨማሪ ደግሞ። ማታ ማታ ቤተሰቦቼ ጋር ቤተሰቦቼ አንዳንዴ ጊዜ እዚህ አይሆኑምና መደወል ካለብኝ እደውላለው። እንዲሁም ደግሞ ማታ ማታ ፍቅረኛዬንም አወራታለው እሷንም ደግሞ አገኛታለው በሚገባ ከዛ በኋላ ነው። እንግዲህ የምተኛው

አሁን እኔ ራሴ ብስክሌትም አለኝ እንዲሁም ደግሞ ብስክሌትን መንዳት እችላለው እናም ይሄን ብስክሌት የገዘሁበትም ዋና ምክንያትም ደግሞ ለስፖርታዊ እንቅስቃሴ ነው። እንደውም ከዚህ በፊት እንዳነሳሁትም ከስፖርታዊ እንቅስቃሴዎች ውስጥ ብስክሌት አንዱ ነው እና ብስክሌት መንዳት እችላለው። እንዲሁም ደግሞ ብስክሌትም አለኝ። አሁን ላይም ደግሞ በተለያዩ ጊዜ ጠዋት ጠዋት እንዲሁም ደግሞ ከሰአት ከሰአት ለመዝናናት ያህል ደግሞ ብስክሌትን እነዳለው መንዳትም እችላለው

አዎን በሚገባ ሰዎችን በአይኔ እመለከታለሁ። እንግዲህ ሰዎችን በአይን ትመለከታለህ? በጣም ደስ የሚል ጥያቄ ነው። ምክንያቱም አንዳንድ ሰዎች እንግዲህ አይን ስውር የሆኑ አይኔ የሌላቸው ሰዎች አሉ። እኔ ግን እግዚአብሔር ይመስገን ሰዎችን በአይኔ መመልከት እችላለሁ እንዲሁም ሰዎችንም ማገዝ እንዲሁም መርዳት እችላለሁ። በአይኔም ማመልከት እችላለሁ

እንግዲህ እኔ በዚህኛው በሚመጣው ቅዳሜና እሁድ ብዙ ያቀድኳቸው ነገሮች አሉ አንደኛው ቤት ውስጥ እንግዲህ አዲስ አመትም እየቀረበ ስለሆነ ቤት ውስጥ ቤቴን አጸዳዳለሁ ቤቴን አስተካክላለሁ እንዲሁም ደግሞ አንዳንድ መጽሐፍቶችን አነባለሁ እሁድ እለት ደግሞ እንደሚታወቀው ወደ እምነት ሁሉም ወደየ እምነቱ ይሄዳል እኔም ደግሞ ውደ ቤተ ክርስቲያን እሄዳለው። ቤተ ክርስቲያን ሄጄ እጸልያለሁ። እነዲሁም ደግሞ የተለያዩ ስራዎች የቀሩኝ አሉ እዛም ደርሼ ደግሞ አንድ አንድ እቃዎችን እቀበላለሁ ምንድ ነው የተለያዩ ስራዎችን በሚገባ እሰራለሁ

እኔ እንግዲህ አብዛኛውን ጊዜ የምጽፈው በቀኝ እጄ ነው እናም አንዳንድ ጓደኞቼ ደግሞ ድሮ ትምህርት ቤት እያለሁ በግራ እጃቸው ይጽፋሉ እናም ደግሞ እኔ ደግሞ አሁን ላይ የምጽፈው በቀኝ እጄ ነው። እናም ደግሞ የተለያዩ አሁን ስራ ቦታ የሚያጋጥሙኝ ሰዎች ደግሞ አንዳንድ ሰዎች በግራ የሚጽፉ አሉ እንዲም ደግሞ ያው ካለማመድነው ግራ እጃችንም ይጽፋል እኔ ግን አብዛኛውን ጊዜ የምጽፈው በቀኝ እጄ ነው።

አሁን ጊዜ ብዙ ጊዜ አሰላስላለሁ ይሄንንም ማሰላስለው ምንድነው? አብዛኛውን ጊዜ በትምህርት ጊዜ በነበርኩኝ ጊዜ ትምህርት ቤት በነበርኩኝ ሰዓት እንዲሁም ደግሞ ዩኒቨርሲቲ ብዙ ጊዜ ሂሳብ ትምህርቶችን እንዲሁም ደግሞ ፊዚክስ ትምህርቶችን ፈተና ስሰራ በጣም አሰላስል ነበረ እናም ደግሞ አሰላስዬ ብዙ ነገሮችን አመጣ ነበረ። እንዲሁም ደግሞ ሳሰላስል ተረጋግቼ ፈተና ስሰራ እደፍን ነበረ እንዲሁ ደግሞ ሙሉ ከሙሉ አገኝ ነበረ

እኔ እንግዲህ ዋና ሀላፊነቴ ምንድነው? አንደኛ በስራ ቦታ ያለኝን ነገር ማጠናቀቅ ነው አለቃዬ ያዘዘኝን ነገር በአግባቡ መስራት ዋና ሀላፊነቴ ነው። እንዲሁም ደግሞ ሁለተኛ ሀላፊነቴ ደግሞ ቤተሰቦቼን የማስተዳደር ሀላፊነት አለብኝ። እንግዲህ እኔ ትልቅ ሰውም ነኝ። ያው ወጣትም ስለሆንኩኝ ቤተሰቦቼን የማስተዳደርበት ዋና ሀላፊነት አለብኝ። እናም ደግሞ ዋና ሀላፊዬ ቤተሰብን ማስተዳደር እና በስራዬ ላይ ትኩር ብዬ እንዲሁም ደግሞ በሚገባ ጠንክሬ መስራት ነው

አዎን እኔ በሚገባ የቀን መቁጠሪያ እጠቀማለሁ አሁንም በስልኬ ላይ እንዲሁም ደግሞ አሁን ባለኝ ስልክ ላይ የስልክ መቁጠሪያ አለኝ። እንዲሁም ደግሞ ቀኖችን የሚያሳየኝ ለምሳሌ በውጪው እንግዲህ ዛሬ መስከረም ስምንት ነው በውጪው አቆጣጠር እንዲሁም ደግሞ በኢትዮጵያም አለ። እንዲሁም ደግሞ በግርጎሪያን በሚባለውም ደግሞ አቆጣጠርን እናም ደግሞ እኔ የቀን መቁጠሪያን እጠቀማለሁ

እኔ እንግዲህ ቅሬታዎችን የማስተናግደው አንደኛ ለአለቃዬ በመናገር ነው። በስራ ቦታ እንግዲህ የተለያዩ ቅሬታዎች በሚቀርቡበት ሰዓት። በፍጥነት ወደ አለቃዬ በማብራት አለቃዬን እነግረዋለው ከዛ በኋላ ደግሞ እሱ ራሴን እንዳስተናግድ ያደርገኛል። እናም ደግሞ እኔን የማስተናግደው አንደኛ በትዕግስትና ሰዎችን በማስተማር የተለያዩ ቅሬታዎችን አስተናግዳለው። እንዲሁም ደግሞ አንዳንድ ነገሮችን በማደስ የተለያዩ ቅሬታዎችን አስተናግዳለው

ጠዋት በስራ እንግዲህ የማደርገው አንደኛ ነገር መኪናዬን በሚገባ አየዋለሁ መኪናዬ እንደሚሰራና እንደማይሰራ አስፈላጊ ነገር እንዳለው ነዳጅ እንዳለው እንዲም ደግሞ። የኤሌክትሪክ መኪና ደግሞ ያኛውን ነጭ መኪና እና ሁለት መኪና አለኝ አንዱ የኤሌክትሪክ ነው አንዱ የነዳጅ ነው። እናም አንዱ ኤሌክትሪክ ቻርጀር እንዳለው ቼክ አደርጋለሁ አየዋለሁ ወይንም አረጋግጠዋለሁ። በመቀጠልም ደግሞ ሌላኛው ደግሞ የኤሌክትሪክ መኪናው መንቀሳቀስ እንደሚችል እንዲሁም የተለያዩ ስራዎችን መስራት እንደሚችል። በደንብ አረጋግጣለሁ እንዲሁም ደግሞ ከዛ በፊትም ደግሞ ቁርስ እሰራለሁ የሚጣፍጥ ቁርስ እሰራለሁ። አብዛኛውን ጊዜ የምወደው እኔ እንቁላልን ነው እንቁላል እሰራለሁ። እንዲሁም ደግሞ በመቀጠል ዳቦም መጋገር ስለሚችል ዳቦንም በማሽን እጋግራለሁ። ከዛ በኋላ ደግሞ የቤንዚን መኪናም አለ ያኛው ደግሞ ነዳጅ እንዳለው በቼክ አድርጌ ወይም አረጋግጨ እሄዳለሁ ማለት ነው

አዎን እኔ እንግዲህ በሚገባ ስራዬን እወደዋለሁ እንግዲህ ስራን መውደድ አንደኛ እንግዲህ የገቢ መንጭ ነው ብዬ ነው የማስበው ምክንያቱም ስራዬንም ማልወደው ከሆነ ዝም ብዬ ነው የምለፋው እንደማለት ነው ስለዚህ ስራዬን ወድጄ ነው የገባውበት እንዲሁም ደግሞ በጣም ነው የምወደው እንዲሁም ደግሞ ስራዬንም አከብረዋለሁ። ስለዚህ ስራዬን ስራ ሳከብረው ትልቅ ቦታ እሰጠዋለሁ፤ እንዲህም ደግሞ ስራዬን ስወደው ነው እኔም ማደግ እና ሌላ ደረጃ ላይ ማለፍ የምችለው ስለዚህ እኔም ስራዬን እወደዋለሁ።

እንግዲህ የስራ ቦታ ከቤቴ የሚርቀው ወደ ሃያ አምስት ኪሎ ሜትር ከዚህ ይርቃል እናም ደግሞ እኔ የምንቀሳቅሰው በመኪና ነው የምንቀሳቅሰው ነገር ግን ከዚህ ከሄድኩ በኋላ ሃያ አምስት ኪሎ ሜትር እነዳለሁ ከዛ በኋላ ደግሞ ስመለስም ሃያ አምስት ኪሎ ሜትር ማለት ነው። እናም ደግሞ ወደ ሃያ አምስት ኪሎ ሜትር ከዚህ ይርቃል። እናም ደግሞ ያው ስመለስ ደግሞ ወደ ሃምሳ እንደማለት ነው ሃምሳ ኪሎ ሜትር እነዳለሁ ማለት ነው። እናም ደግሞ ሃያ አምስት ኪሎ ሜትር ይርቃል

አዎን እኔ በሚገባ ቃሌን እጠብቃለሁ ምክንያቱም ቃልን መጠበቅ ትልቅ ነገር ነው። ለምሳሌ ዛሬ ላይ የሆነን ነገር ለሆነ ሰው አደርጋለሁ ብዬ ወይንም ደግሞ ለአንዱ ጓደኛዬ ስጦታን እሰጥሃለሁ ብዬ ቃል ከገባሁለት ያንን ቃል የማሳካት ወይንም ያንን ቃል የመፈጸም ግዴታ አለብኝ እናም ደግሞ ቃልን መፈጸም። በህይወት ውስጥ ትልቁ ዋና ነገር ነው ብዬ አስባለሁ። እናም ደግሞ ቃሌን እጠብቃለሁ እንዲሁ ነው ቃሌን ፈጽማል